"ማደንዘዝ ትወዳለህ ወይ?" ማደንዘዝ አልወድም። የትኛውንም ነገር ማደንዘዝ አልወድም እኔ ምክንያቱም ማደንዘዝ ሰውን ከአእምሮ፣ ከህሊናው፣ ከአስተሳሳቡና ከህይወቱ መለየት ስለሆነ ይሄ ደግሞ አግባብና ህጋዊም ስላልሆነ በእግዚአብሔርም ፊት ስለሚያስጠይቅ በህገ መንግስትም ስለሚያስጠይቅ ከሰባዊነት አስተሳሰብ እና አእምሮ የወጣ ድርጊት ስለሆነ ማደንዘዝ አልወድም በየትኛውም በእጽም ቢሆን በመጠጥም ቢሆን እንኳን ሰውን አይደለም ራሴን ማድረግ ሰው ላይ አላደርግም ማለት ነው ስለዚህ እኔ በአጠቃላይ ሰው ላይ አደንዛዥ የሆነ ነገርን አላደርግም ወይንም ደግሞ አላስቀምጥም አጠቃላይ ሰው ከእንደነዚህ አይነት ጉዳዮች ነገሮች ላይ እንዲርቅ ይበልጥ እመክራለሁ እነግራለሁ እንጂ እኔ እንደዚህ አይነት ነገር ላይ ተሳታፊ አልሆነም